ኮምፒውተር ትጠቀማለህ ወይንም መጠቀም ትችላለህ ለሚለው ጥያቄ? አዎ ኮምፒውተር መጠቀም እችላለሁኝ። ትምህርቴ የሶፍትዌር ምህንድስና ትምህርት ነው የምማረው። እና በዚህ በሶፍትዌር ምህንድስና ትምህርት ውስጥ በግቢ ውስጥ ወይንም በዩኒቨርሲቲ ውስጥ ባለን ቆይታ መሰረታዊ ከሚባሉት የኮምፒውተር አጠቃቀሞች በላይ የተለያዩ የኮምፒውተር ማዘዣ ቋንቋዎችን ልክ እንደ ሲ ፕላስ ፕላስ ወይንም ደግሞ እንደ ፓይተን አይነት ነገሮችን ወይንም ቋንቋዎችን መጠቀም እችላለሁኝ። እነዚህን ቋንቋዎች በምትጠቀምበት ሰዓት ይበልጥ ከኮምፒውተሬ ጋር ግንኙነት ያለኝ ያክል ይሰማኛል። እንዲሁም መሰረታዊ የሚባሉ የኮምፒውተር አጠቃቀሞች ልክ እንደ ዊንዶው ማይክሮሶፍት ዊንዶው ወይንም ደግሞ ሌሎች አፕሊኬሽኖችን እጠቀማለሁኝ እና እነዚህን በምትጠቀምበት ሰዓት ምንም አልቸገርም ምክንያቱም አንደኛ ከኤለመንታሪ ወይንም ደግሞ ከሁለተኛ ደረጃ ትምህርት ቤቶች ጀምሬ እነዛን ነገሮች ስለምማር ማለት ነው። እና እነዛን ነገሮች ተምሬ ስላለፍኩኝ መሰረታዊ የሆነ ኮምፒውተር አጠቃቀም እኔን አይጠፋኝም። ነገር ግን ነገር ግን አሁን እኔ ያለሁበት ደረጃ ኮምፒውተር መጠቀም ትችላለህ ተብሎ የሚያስጠይቅ አይደለም ምክንያቱም ከመሰረታዊ የኮምፒውተር አጠቃቀም በላይ ስለሆንኩኝ ማለት ነው። እኔ

በእጅህ መጻፍ ትወዳለህ? ለሚለው ጥያቄ አዎ በእጄ መጻፍ እወዳለሁኝ እምወድበት ምክንያቶች አሉኝ እነዛ ምክንያቶች አንደኛው ነገር የእጄ ጽሁፍ በጣም ቆንጆ ሳቢ ማራኪ ለሌሎች ተነባቢ ስለሆነ ነው ማለት ነው። ነገር ግን አንዳንድ ጊዜ ያው እንደሚታወቀው ሁሉም ሰው አንድ አይነት አመለካከት ስለሌለው የኔ ጽሁፍ ለአንዳንድ ሰዎች ላይነበብ ይችላል። ያ ግን ለእኔ ጋር ለውጥ የለውም በእጅ መፃፌን እንድወድ ያደረገኝ ነገር አንደኛው ይሄ ነው። ሁለተኛው ነገር ደግሞ በኮምፒውተር መጻፍ ብዙም እኛ ሀገር አልተለመደም ምክንያቱም የኮምፒውተር የቃላት አቀማመጦች አንደኛ በእንግሊዘኛ ናቸው ሁለተኛ ደግሞ ቃላት አቀማመጦቹ ዝብርቅርቅ ያሉ ስለሆኑ ያንን ነገር አይቶ ወይንም ተረድቶ ለመጻፍ አይመችም ማለት ነው። እኔ አሁን ለምሳሌ በቀን ውስጥ ብዙ ነገሮችን እጽፋለሁኝ ማለት ነው። መሰረታዊ የሆኑ ነገሮች ዋና ዋና ነገሮች ማለትም ልክ እንደ ዲያሪ ወይንም ደሞ ትንሽዬ የኬስ ማስታወሻዎች ወይንም ደግሞ አይቼ ማለፍ ያልቻልኳቸው ትእይንቶች በሚኖርበት ጊዜ እነዛን ለመመዝገብ በይጅ ጽሁፍ እጠቀማለሁ ማለት ነው። ነገር ግን ያው የትምህርት ጉዳይ ወይንም ደግሞ የስራ ጉዳይ በሚሆንበት ወቅት በኮምፒውተርን በመታገዝ እጽፋለሁኝ ማለት ነው። እና እንደዛ በምጽፍበት ሰዓት በእጄ በምጽፍበት ሰዓት በጣም ደስታ በጣምኩራት ይሰማኛል ምክንያቱም ያንን ነገር እኔ እያደረኩት እንደሆነ ስለማውቅ ማለት ነው። ነገር ግን አንዳንድ ሰዎች ሰው ሰራሽ አስተውሎት ተመርኩዘው ይጽፋሉ ያንን ነገር እኔ ብዙም አልደግፍም ምክንያቱም የራሳቸው ሀሳብ አይደለም እዛ ጋር የሚጽፉት ነገር ወይንም የራሳቸው አፍልቀው ከራሳቸው ያመጡት የአጻጻፍ መንገድ አይደለም ማለት ነው። ስለዛ እኔ በእጄ መጽሐፍ እወዳለሁ የማለት ነው። ያ ሚታወቀው ነገር ያን ያህል አድካሚም አንዳንድ በወቅት ደግሞ አሰልቺም ሊሆን ይችላል ነገር ግን በእጅ መጽሐፍን የመሰለ ነገር የለም ለማለት እወዳለሁ ማለት ነው። ሶ በእጄ መጽሐፍ እወዳለሁኝ።

የአመራር ሚና አለህ ለሚለው ጥያቄ አዎ የአመራር ሚና አለኝ። እኔ ታውቃለህ ሁል ጊዜ የአመራር ሚናዬ የሚወሰነው በምመራው የቡድን አባላት ይወሰናል ምክንያቱም እነዛ የቡድን አባላት ሁል ጊዜ ንቁ ተሳታፊ ከሆኑ ወይንም ደግሞ አጋዥ ለማደግ ለመበልጸግ ፍላጎት ያላቸው አይነት ከሆኑ እኔ እነዛን አበረታታለሁኝ እነሱም እኔን ስለሚያበረታቱ የአመራር ሚና በዛን ወቅት ይኖረኛል ብዬ መናገር እችላለሁኝ ማለት ነው። ነገር ግን አሁን ደካማ የሆነ ወይንም ደግሞ ፍላጎት የሌለው የቡድን አባላት እምመራ ከሆነ ያንን ነገር ለመምራት በደንብ በጣም ከፍተኛ የሆነ የአመራር ሚና ያለው ሰው እንኳን የሚችል አይመስለኝም። ምክንያቱም እዛ ቡድን ውስጥ ያሉ ሁሉም አባላቶች ለመበልጸግ ለማደግ ወይንም ደግሞ በዛ ሰውዬ ለመመራት ፍላጎት ስለማይኖራቸው ማለት ነው። ምንም ያክል እንኳን እንደዛ ሰውየው ከፍተኛ የአመራር ሚና ቢኖረውም ነገር ግን ፍላጎት ከሌላቸው በዛ ሰውዬ ለመመራት ወይንም በዛ ሴትዮ የመመራት ፍላጎት ከሌላቸው ምንም ያክል እንኳን ቢጥር ቢደክም አመራሩ ላይወደድና ዝቅተኛ አመራር ነው ያለ ሊባል ይችላል ማለት ነው። ያው ይሄንን ሁኔታ ወደ እኔ በማመጣበት ወቅት መጀመሪያ ጋር እንደተናገርኩት ከፍተኛ አመራሮች በሚኖሩበት ወቅት ወይንም ደግሞ ከፍተኛ የቡድን አባላት በሚኖርበት ወቅት ጥሩ ስብእና ያላቸው የቡድን አባላት በሚኖሩበት ወቅት እነዛን የቡድን አባላት ለመምራት በከፍተኛ ቁርጠኝነት በከፍተኛ ዝግጅት አመራር እሰጣለሁኝ ማለት ነው። ቢያንስ ቢያንስ እንኳን እነዛ የቡድን አመራሮች ምን መሆን አለባቸው ፍላጎት ሊኖራቸው ይገባል ማለት ነው። ትንሽዬ እንኳን ፍላጎት ካላቸው ምንም ያክል እንኳን ቡድኑ ደካማ ቢሆንም ፍላጎት ካላቸው ብቻ ግን እኔ አመራር ሚና ልሰጥ እችላለሁኝ እና ያ የአመራር ሚና ጥሩ ሊሆን ይችላል ማለት ነው። እና እንደ ሁኔታው ይወሰናል የምልበት ምክንያት ያ ነው። ምንም ያክል እንኳን የኔ አመራር ሚና ከፍተኛ ደረጃ ቢኖረውም ነገር ግን አንዳንድ የቡድን አባላቶች ወይንም ደግሞ ሙሉ ለሙሉ የቡድን አባላቶች በእኔ አመራር የማይስማሙ ከሆነ ወይንም በግል ፀብ ሊሆን ይችላል ወይንም በሌላ ምክንያት ሊሆን ይችላል። ከአመራር ጋር ባልተገናኘ ሌላ ምክንያት ሊሆን ይችላል እና በዛ በዛ ምክንያት በዛ በዛ ምክንያት እኔ አመራር ሚና በዛን ወቅት ኑሮኝ ግን እነሱ የማይቀበሉ ከሆነ እኔ ያንን የአመራር ሚና አለኝ ልል አልችልም ማለት ነው። ስለዚህ እንደ ሁኔታዎቹ ይወሰናሉ የአመራር ሚና ሊኖረኝ ይችላል ጥሩ የሆነ አመራር ሚና ያ የሚሆነው መቼ ነው ጥሩ የቡድን አባላት ሲኖሩኝ ነው? የአመራር ሚና ላይኖረኝ የሚችለው ደግሞ እኔም ፍላጎት የሌለኝ ቦታ ጋር ስመደብ ወይንም ደግሞ ሌሎቹ ቡድኖች የሚመጡት ደካማ ቡድን ወይንም ፍላጎት የሌላቸው ቡድን ከሆኑ የአመራር ሚና አይኖረኝም ማለት ነው። ይሄንን ይመስላል አመሰግናለሁ

ውሳኔ መስጠት ትችላለህ ለሚለው ጥያቄ? አዎ ውሳኔዎችን መስጠት እችላለሁኝ። እነዛ ውሳኔዎቹ ምን ሊሆኑ ይችላሉ አንደኛ ነገር ከራሴ ጋር የተገናኙና ለኔ ለወደፊት እድገቴ ወሳኝ የሆኑ ነገሮች ሊሆኑ ይችላሉ። ሁለተኛ ነገር ከቤተሰብ ጋር የተገናኙና ቤተሰቦቼን ለመጠበቅ ወይንም የቤተሰቦቼን ፍላጎት ለማስጠበቅ የምወሰነው ውሳኔ ሊሆን ይችላል። ወይንም ደግሞ ሶስተኛ ደረጃ በስራ ቦታ ላይ ከእኔ በታች ላሉ ሰራተኞች ስለ ስራው አንዳንድ ውሳኔዎችን ልሰጥ እችላለሁኝ ማለት ነው። ስለዚህ ይሄ ርዕስ አብዛኛውን ጊዜ የሚያተኩረው እንደሚመስለኝ ከሆነ ውሳኔ መስጠት የሚለው ርዕስ ከስራ ጋር በተገናኘ መልኩ ይመስለኛል ስለዚህ እንደሚከተለው ማብራሪያ እሰጥብታለሁኝ ማለት ነው። እና የመጀመሪያው ማብራሪያ የምሰጠው ነገር አዎ ከውሳኔ ሰጥቼ አውቃለሁኝ ከ በስራ ቦታ ወይንም ደግሞ በትምህርት አለም ውስጥ ባለሁበት ጊዜ ውስጥ እኔ ለምሳሌ አሁን በእኛ ክፍል ውስጥ የክፍላችን አለቃ ነኝ እና የተለያዩ ውሳኔዎችን ለተማሪዎቹ እሰጣለሁኝ ማለት ነው። ለምሳሌ ልክ እንደ አሳይመንት ወይንም ደግሞ የቡድን ስራ ወይንም ደግሞ የግል ስራ የተሰጡ ስራዎችን በአግባቡ ተማሪዎች ሰርተው እንዲያስረክቡ ቀነ ገደቦችን ወይንም ደግሞ የፈተና ሰዓትን የተለያዩ ክብረ ባዕሎችን ወይንም የተለያዩ ድግሶችን በምንደግስበት ወቅት ውሳኔዎችን ሰጥቼ አውቃለሁኝ ማለት ነው አሁንም ደግሞ እየሰጠሁኝ ነው። እዚህ ጋር ልንመለከተውና ልናሰምርበት የሚገባው ነገር ውሳኔ ሁል ጊዜ እንደሚመስለን ከሆነ ከሆነ ከትልቅ አካል ወደ ትንሽ አካል የሚሄድ አይነት ነገር ይመስላል ውሳኔ አሰጣጥ ለምሳሌ በመንግስት ተቋማት ውስጥ በምቀጠርበት ሰዓት እኔ ውሳኔ ስሰጥ ከእኔ በታች ላሉት አካላቶች ነበረ ብዙ ጊዜ ውሳኔ የምሰጠው ነገር ግን ከእኔ በላይ ላሉ አካላቶች ለምሳሌ ለስራ አስኪያጆች ወይንም ደግሞ ለተቆጣጣሪዎች ወይንም ደግሞ ለ ማናጀሮች ውሳኔ ሰጥቼ አውቃለሁኝ ማለት ነው። እና እነዛን ውሳኔዎች ስሰጥ ለምሳሌ እኔ የእረፍት ሰአቴን ለማሳወቅ ከስራ ሰዓቴ ጋር የእረፍት ሰአቴን ለማሳወቅ ሊሆን ይችላል ውሳኔ የምሰጠው እና ውሳኔዎችን በተለያዩ ቦታዎች ሰጥቼ የማውቅበት ምክንያት እነዚህ ናቸው። በተጨማሪም በአንደኛው እና በሁለተኛው ጋር እንደገለጹት ከሆነ የራስን እድገት ለማሳካት ወይንም ደግሞ የራስን የወደፊት ህይወት ለማቃናት ሲባል ውሳኔ እንሰጣለን ወይንም ደግሞ በ ቤተሰብ ዙሪያ ቤተሰቦቼን ለመጠበቅም ውሳኔ እሰጣለሁኝ ማለት ነው። ሶ ውሳኔ ሰዎች ውሳኔን እንደዚህ አድርገው ሊያብራሩት ይችላሉ እኔም የኔም ማብራሪያ ይሄንን ይመስላል ማለት ነው። ውሳኔ ሰጥቼ አውቃለሁኝ ወይንም ውሳኔ መስጠት እችላለሁኝ ማለት ነው። አመሰግናለሁ

የምትወደው መቅሰስ ምንድነው? ይላል ያው መጀመሪያ ጋር ለማስተዋወቅ የምፈልገው ነገር አማርኛ ቋንቋ አንዳንድ ቃላቶች ጠበቅ አድርገን ስናነባቸውና ለቀቅ አድርገን ስናነባቸው የተለያየ ቋንቋ የተለያየ ትርጓሜ ይሰጣሉ ማለት ነው። ለምሳሌ የምትወደው መክሰስ ከሆነ ጉዳዩ ስለ ክስ ስለ ህግ ጋር የተያያዘ ሊሆን ይችላል። የምትወደው መክሰስ ከሆነ ደግሞ ይሄ ነገር ስለ ምግብ ጋር የተያያዘ ነገር ሊሆን ይችላል ማለት ነው። እና እኔ ላላ አድርጌ በማነበው መንገድ ነው ማለት ነው። የምትወደው መክሰስ ምንድነው? የሚለውን የምወደው መክሰስ ለምሳሌ እኔ ብዙ ጊዜ ከበድ ያሉ ምግቦችን እራት ጋር ከመብላት ይልቅ ከበድ ያሉ ምግቦችን መክሰስ ጋር መብላት እመርጣለሁኝ። ከዛ በዛው እራት ሳልበላ ልቀር ሁሉ እችላለሁኝ ማለት ነው እንደዛ አይነት አጋጣሚዎች ብዙ ጊዜ ይፈጠራሉ። እና እኔ ይገርምሃል መክሰስ የምወደው ብዙ ጊዜ ዳቦ በእንቁላል የሚሆንበት ሰዓት ወይንም ደግሞ ሩዝ በቂጣ እንደዚህ አይነት ነገሮችን በደንብ አድርጌ መመገብ እወዳለሁኝ ማለት ነው። መቅሰስ ጋር ሶ ለዚህ የምወደው መቅሰስ ይህንን ነው ማለት ነው። ነገር ግን አሁን ይሄንን አረፍተ ነገር የጠየከኝን አረፍተ ነገር ጠበቅ አድርጌ በማነበበት ሰዓት ለምሳሌ የምትወደው መክሰስ ከሆነ ደግሞ ጉዳዩ ከክስ ጋር ይገናኛል ብዬሃለሁኝ። የምወደው መክሰስ ከአካባቢያችን ዘይቤ አንፃር የምንወደው የምወደው መክሰስ ብዬ ላቀርብ የምችለው ብዙ ጊዜ የ ምንድነው? የ ከ ፍትሃ ብሄር ጋር የተገናኙ ክሶችን በጣም እኔ ደስ ይሉኛል ማለት ነው። ምክንያቱም በጣም ሳቢ ናቸው ውስጥ ጋር የተጻፉት የተለያዩ አንቀጾች የተለያዩ ምዕራፎች እኔን በጣም ይስቡኛል ማለት ነው። እና በእንደዛ አይነት ሁኔታ ውስጥ ያሉ ክስቶችን በጣም እወዳለሁኝ። እንግዲህ ስለ ሁለቱም ተናግሬያለሁኝ። መጀመሪያ መቅሰስ የምትወደው መቅሰስ ምንድነው? የሚለው ጋር ጠበቅ አድርጌ ሳነበው ከክስ ጋር የተያያዘን ነገር ተናግሬያለሁኝ። እንዲሁም ደግሞ የምትወደው መክሰስ ሲባል ደግሞ ይሄኛው ደግሞ ላላ አድርጌ ያነበብኩት ነው ይሄኛው መክሰስ ብዬ ላላ አድርጌ ሳነበው ይሄኛው ደግሞ ከምግብ ጋር የተያያዘ ነው። ሁለቶችንም አብራርቻለሁኝ አመሰግናለሁ።

መዘመር ትወዳለህ ለሚለው ጥያቄ አዎ መዘመር እወዳለሁኝ። ድሮ ጋር ከህፃንነት የጀመረው መዘመር በጣም እወድ ነበረ። ለምሳሌ ልክ እንደ ህፃናት መዝሙር ማለት ነው። እና ደግሞ በዋነኝነት እነዛ የህፃናት መዝሙር። ከሁሉም የመዝሙር አይነቶች የማልረሳቸው እና በአእምሮዬ ተቀርጸው እንዲቀሩ የሆኑበት ምክንያት መዝሙሮችን የዛን ጊዜ ህፃናት በነበርኩበት ህፃን በነበርኩበት ሰዓት ከሌሎች ከጓደኞቼ ጋር ከመምህራችን እግር ስር ሁነን ወይንም በእኛ አካባቢ እንደሚባለው ከየኔታ እግር ስር ሁነን። እነዛን መዝሙሮች እንዘምራለን ማለት ነው። ነገር ግን አሁን እነዛን መዝሙሮች በምንዘምርበት ሰዓት እኛ ሁሉንም ነገር ያው ለማወቅ ያን ያህል ቅርብ ስላልነበረን ማለትም ህፃናትና ያን ያህል ማገናዘብ ስለማንችል የመዝሙሮችን ግጥሞች አሁን ጋር ለረሳቸው ችያለሁኝ ማለት ነው። ሲቀጥል ደግሞ ከሃይማኖት ጋር የተገናኘ መዝሙር ልዘምር እችላለሁኝ እና እነዛን መዝሙሮችም እወዳችኋለሁኝ። ለምሳሌ ልክ እንደ እነ ይገረም ደጀኔ የሚባሉ የዘማሪያዋኖች አሉ የነሱን መዝሙሮች በጣም እወዳለሁኝ። እና እነዛ መዝሙሮች ለአእምሮ ሰላም እሚሰጡኝ ለመንፈሴ ጥንካሬን እንዲሁም ደግሞ ለስጋዬ ብርታትን የሚሰጡኝ መዝሙሮች ናቸው ማለት ነው። እነዛ መዝሙሮች በጣም እወዳቸዋለሁኝ። በሶስተኛ ደረጃነት የአገራችን የኢትዮጵያ ሀገራዊ መዝሙር አለን እና ያ የሀገራዊ መዝሙር። ምንም ያክል እንኳን እለት ተእለት ባላዳምጠው ነገር ግን ያ የመዝሙር በአእምሮዬ ተቀርጿል የሀገራችንን የኢትዮጵያን ሁሉንም ነገሮቿን ስለሚያስታውሰኝ። ለምሳሌ ልክ እንደ ህዝባዊነቷ ዲሞክራሲዋ ወይንም ደግሞ የተለያዩ ነገሮችን ስለሚያስታውሰኝ እኔ ያንን ነገር በደንብ አድርጌ አዳምጣለሁኝ ማለት ነው። በማዳምጥበት ሰዓት እና መዝሙሮችን እወዳለሁኝ።

የምትመኘው የእረፍት ጊዜ ምንድነው? ይላል ጥያቄያችን ይሄን ጥያቄ ስለጠየከኝ በጣም አመሰግናለሁኝ ምክንያቱም ይሄን መልስ የምመልሰው በእረፍት ሰዓት ሆኜ ስለሆነ ማለት ነው። የምወደው የእረፍት ጊዜ ያው። ከ ትምህርት በኋላ ከተለያዩ ወሰነ ትምህርቶች በኋላ የማርፋቸው ረዣዥም የሁለት ወር እና የሶስት ወር የእረፍት ጊዜያቶች ማለት ናቸው እነሱ በጣም የምወዳቸው የምመኛቸው የእረፍት ጊዜያት ናቸው ማለት ነው። ለምሳሌ የእረፍት ጊዜ ከምመኘው የእረፍት ጊዜ ውስጥ። አንደኛ ይሄንን ጠቅሻለኝ ሁለተኛ ደግሞ የቅዳሜና እሁድ ጋር የማርፋቸውን የእረፍት ጊዜያት በደንብ አድጌ እመኛቸዋለሁኝ ማለት ነው። ምክንያቱም እነዛ ሳምንቱ ሙሉ ደክሜ አካሌም ዝሎ በትምህርትም በስራም ቅዳሜና እሁድን በተለይ ደግሞ እሁድን ነው ማለት ነው። እረፍት ላገኝ የምችልበት እና እነዛን የእረፍት ጊዜያት በጣም እናፍቃለሁኝ በጣም እመኛለሁ ማለት ነው። እና በእነዛ የእረፍት ጊዜያት ውስጥ ለምሳሌ ልክ እንደ ጉዞ ላደርግ እችላለሁኝ። ጉብኝት ወደተለያዩ ቦታዎች ወደተለያዩ ቅዱስ ስፍራዎች ወደተለያዩ የመዝናኛ ማዕከላት ለምሳሌ ልክ እንደ ላሊበላ ወይንም ደግሞ አክሱም ወይንም የተለያዩ ጥንታዊ ቤተክርስቲያናቶች ጋር ሄጄ እረፍት ጊዜያቶቼን ላሳልፍ እችላለሁኝ። እና ወደ እነዛ ቦታ የሚሄድበት የእረፍት ጊዜያት ደግሞ ከወሰነ ትምህርት ወይንም ከአጠቃላይ ከትምህርታችን መጨረሻ ጋር የምናገኘው የረጅም የሶስት ወር የሁለት ወር የእረፍት ጊዜ ነው ማለት ነው። እና ያንን የእረፍት ጊዜ አንደኛ ምክንያት የምወድበት ምክንያት ያ ነው ምክንያቱም ጉብኝት ስለማደርግ ማለት ነው። ሌላኛው ደግሞ የእረፍት ጊዜ የምወደው ቅዳሜና እሁድ ነው ብያለሁኝ። በተለይ ደግሞ እሁድ ያንን ያልኩበት ምክንያት ከ ቤተሰቦቼ ጋር ከአድካሚ ስራ በኋላ ከቤተሰቦቼ ጋር ወጣ ብዬ ወደ መዝናኛ ማዕከላት ወደ መናፈሻ ማዕከላት ስለሚሄድ ማለት ነው። እነዛን ጊዜያቶች ደግሞ እወዳለሁኝ።

መንዳት እችላለሁ ወይ? ለሚለው ጥያቄ አዎ መንዳት እችላለሁኝ። ምንም ያክል እንኳን ህጋዊ የሆነ ማረጋገጫ ወረቀት ባይኖረኝም እኔ በደንብ አድርጌ መንዳት የሆነልኝ። ለምሳሌ እነዛን የመንዳት ክህሎቶች ከየት ነው ያገኘሃቸው የሚለውን ነገር? ከጠየከኝ እነዛን የመንዳት ክህሎቶች ያገኘኋቸው። በተለይ በተለይ ከአባቴ ነው አባቴ የረጅም ተሽከርካሪዎችን ይነዳ ነበረ። ለምሳሌ ተሳቢ ወይንም ትላልቅ ገልባጭ መኪናዎችን ይዞ ስለነበረ ከእነሱ የተለያዩ የመሰረታዊ የመኪና ለመንዳት የሚያገለግሉ መንገዶችን ወይንም ክህሎቶችን ተምሬያለሁኝ። እንዲሁም ደግሞ ትናንሽ መኪኖች የቤት መኪኖች ባጃጆች ወይንም ታክሲዎችን እነዛን አይነት መኪኖች እኔ መንዳት የምችልበት ምክንያት ከአጎቴ ነው የተማርኳቸው። አሁንም በድጋሚ ምንም ያክል እንኳን የራሴ የሆነ የህጋዊ ማረጋገጫ ወረቀት ባይኖረኝም እኔ በእነዚህ በሁለት ሰዎች ምክንያት በደንብ የመንዳትን ክህሎት ተመርበታለሁኝ። እና ብዙ ጊዜም ከከተማ ወጣ ብለን በሜዳዎች ጋር ምናምን መኪናዎችን እነዳለሁኝ ለመዝናናት ማለት ነው። ስለዛ መንዳት ይሆንልሃል ወይ ወይንም መንዳት ትችላለህ ወይ ብለህ ለጠየከኝ ጥያቄ? አዎ መንዳት እችላለሁኝ ይሆናል ማለት ነው ምላሼ። ያው መንዳት አንዳንድ ጊዜ እነዚህ የማሽን መኪኖች ለምሳሌ እንደ እስካባተር ያሉ ወይንም ደግሞ እንደ ዶዘር ወይንም ትራክተር ያሉ መኪኖች እነዛን መኪኖች መንዳት በጣም እኔ ከባድ እንደሆኑ ነው የተገነዘብኩትኝ። እና ሁሉንም ኦፕሬሽኖችን ኦፕሬሽን መኪናዎች አሉ እነዛን ሁሉንም ኦፕሬሽን መኪናዎች ለመንዳት ለኔ በጣም ከባድ ነው ማለት ነው። እና እነዛን መኪናዎች ለመንዳት በጣም ከባድ እና አድካሚ ስለሆነ እነዛን አይነት መኪናዎችን መንዳት አልችልም። ነገር ግን እነዚህ መሰረታዊ ባለ አራት እግር ወይን ተሽከርካሪዎች ወይንም ደግሞ እነዚህ ትላልቅ ገልባጭ ወይንም ተሳቢ መኪናዎችን መንድት ግን ለኔ ያን ያህል አዲስ አይደለም ምክንያቱም ከእና ከአባቴና ከአጎቴ የተማርኩት ሙያ ስለሆነ ማለት ነው። ለሰጠኸኝ እድል በጣም አመሰግናለሁ